ማንበብ ማለት እንግዲህ ብዙ አይነት ማንበብ ሁኔታዎች አሉ። አንደኛ የፍጥነት ንባብ አለ። ማንበብ አለ። የዝግታ ንባብ አለ። ጸጥ ያለበት ቦታ ለምሳሌ ላይብረሪ አካባቢ ጸጥ ያለ ንባብ እንደውም ደግሞ ነካ ነካ ሃይላይት። ንባብ አለ እና እነዛ ንባቦች የሚነበበው ደግሞ ታሪክ ሊሆን ይችላል። ሳይንስ ሊሆን ይችላል ቴክስት ቡክ። የተማሪ መጽሐፍ ሊሆን ይችላል የመምህር መጽሐፍ ሊሆን ይችላል ወይም ሪፈረንሶች የተለያዩ መጽሐፍቶች በአማርኛም በእንግሊዘኛም ሊሆን ይችላል። ማንበብ እንግዲህ እውቀት ይሰጣል። ማንበብ ብዙ ታሪኮችን ያሳውቃል። ጓደኛህ ይሆናል መጽሐፍ ጓደኛህ ይሆናል አስታነብ። እና ማንበብ ብዙ አይነት ሰዎች አንዳንዳውም አንዳንድ ሰዎች እንደ መዝናኛ ይጠቀሙበት ማንበብን። አንዳንድ ሰዎች ደግሞ በቃ በቃ በደንብ በ በቀን እንትን ይዘው እቅድ ይዘው። ያቺን ሁለት ሰዓት አነባለሁ በቀን ወይ ሶስት ሰዓት ካሉ። በዛች ሰዓት የሚያነቡበት ሁኔታ አለና ማንበብ እውቀት ይሰጣል ማንበብ። ትልቅ ሰው ያደርጋል። ማንበብ አእምሮ ይሰጣል። አእምሮ ይሰፋል እንዲሰፋ ያደርጋል ማንበብ። ብዙ እውቀት እንድታውቅ ያደርግሃል ማለት ነው